በመስመር ላይ ሙዚቃ ላይ ሙዚቃ ትሰማለህ የሚለው? አዎ እሰማለሁ በጣም ሁልጊዜ የምሰማቸው ሙዚቃዎች አሉ። እና አሁን ለምሳሌ በመስመር ላይ ከምሰማቸው አንዱ ከፍቅረኛዬ ጋር ሲደዋወል በመስመር ላይ በሙዚቃ እሰማለሁ። እንዲሁ ከጓደኞቼ ጋር በጣም ቅርብ ከሆኑ ከጓደኞቼ ጋርም በመስመር ላይ ሙዚቃ እሰማለሁ ከቤተሰቦቼም ጭምር እሰማለሁ ሙዚቃ በመስመር ላይ ማለት ነው። እንዲሁም በኢንተርኔት ኦንላይንም በቪዲዮዎች በመስመር ላይ በኢሞ ዋትሳፕ ቴሌግራም እንደዚሁች በመስመር ላይ ሙዚቃ እሰማለሁ ማለት ነው። ከፋሚሊ ከምወዳቸው ጋር ቤተሰቦቸም በቀን ሳልሰማ አልውልም ማለት ነው። እሰማለሁ ሁሌም

ፍዬል አይተህ ታውቃለህ እሚለው? አዎ ሁሌም አያለው ማየት ብቻ ሳይሆን ፊየልም እጠብቅ ነበር። ድሮም በልጅነቴ እያለው የገጠር ልጅ ነኝ። እና የገበሬ ልጅ ስለሆንኩ በልጅነት እያለውም ፍዬል እጠብቅ ነበር። አሁንም ፍየልም እያየሁ ነው ከጎረቤቴ አይቻለው። እኔም ባይኖረኝም ጎረቤቴ አይቼ ብዙ ፍየሎች አላቸው እና ሁሌም አያለው ማለት ነው። በየሰአቱ ፊየልም ሳላይ አልውልም። እና በጣም ብዙ ፊየሎች አያለው ማለት ነው። ሁሌም

የስራ ጊዜው እንዴት ነው የሚለው? ያው ጊዜ በዝርዝር ከፍዬ ነው የሚጠቀመው። ጠዋት ላይ አልቸገርም ስራዎች አንዳንዴ ጊዜ እሰራለሁ። ከሰአት በኋላ ደግሞ ቀለል ያሉትም እሰራለሁ ማለት ነው። በጣም ስራ ተዳራርቦኛል ጊዜ ባግባብ ለመጠቀም ቅድሚያ የምሰጣቸው ስራዎች ይለያሉ ሁሌም ማለት ነው። ስራዬና የግል ህይወቴ በሚገባ የመጣጠምኩኝ እያደረኩ ነው የምሰራው። በጣም ስራ ካለኝ ማለት ነው። አሁን ምን ምን መስራት አለብኝ። ምን ይቆይ በሚል እያማጣጠምኩ ነው የሚሰራው እና። ያው ብዙ የሚያስጨንቀኝ ነገር አይደለም። አሪፍ ነው የመጣው ማለት ነው።

ኮፍያ ማድረግ ትወዳለህ እሚለው በግልጽ መናገር እውነት ለመናገር ማለት ነው ብዙም አልወድም። ጭንቅላቴ ላይ የሆነ ነገር ሲኖር። አልወድም በጣም እና። ግን አንዳንዴ እንደ ሁኔታውን እንደ ቦታውን ይለያያል። ለምሳሌ ለፀሀይ በጣም ፀሀማ አካባቢ ከሆነ ለጌጥ ሳይሆን ፀሀይ ሲበረታ ለመከላከል ብቻ ለማድረግ እገደዳለሁ ማለት ነው። በጣም ወሳን ነገር ከሆነ ፀሀያማ በተለያዩ ስራዎች። የገጠርም አካባቢ ስሄድ። ጫካ አካባቢ ምናምን ስንሄድ ኮፍያ ለማድረግ ግድ አይደለሁም ማለት ነው እንጂ። ዝም ብዬ ኮፍያ አላደርግም ለጌጥ ምናምን ብዬ ኮፍያ ብዙ አልወድም።

ጊዜህን በደንብ ታስተዳድራለህ የሚለው? እ አዎ ጊዜዬ በአግባቡ ማስተዳደር አንድ ጠንካራ ጎን ነው እና ስራዎችን እንዳስፈላጊነታቸው ቅደም ተከተል አስቀምጣለሁ እ መጀመሪያ ማለት ነው። ይህንም ትልልቅ ስራዎች ላይ ትኩረት እንዳደርግና መጨናነቅ ሳይኖርብኝ ስራዬ በሰአቱ እንድጨርስ ይረዳኛል ብዬ ስለማስብ ነው። እና እ አስፈላጊ እና አጣዳፊ የሆኑ ስራዎች ቅድሚያ በመስጠት እ እሰራለሁ ማለት ነው። ጊዜዬን በደንብ ነው ማስተዳድረው። ቅድሚያም የምሰጣቸው ነገሮችን ቅድሚያ ትኩረት አደርጋለሁ በጣም ሁሌ በጣም የምጠነቀቀው ማለት ነው። ከራሴ አንፃር ስለሚያያዙ ትኩረት አደርጋለሁ በጊዜ ላይ ማለት ነው።

ቤትህን ምን ያህል ጊዜ ታጸዳለህ የሚለው? በቀን አጸዳለሁ በቀን አንድ ጊዜ አጸዳለሁ እንደ አስፈላጊነት ከሆነም በቀን ሁለት ሁለት ጊዜም የማጸዳበት ወቁት ጊዜም አለ ማለት ነው። ብቻዬን ስለሆንኩ የወንደ ላጤ ነገር ደግሞ ብዙ እሚጠይቁ ነገሮች ስላሉ የጓደኛ ቤት ሊሆን ይችላል። የተለያዩ ቤትን ሊቆሽሽ አቧራማ ነገር ከሆነ ቶሎ ስለሚቆሽሽ። በቀን አንዴ ሁሌም አጸዳለሁ እንዳስፈለገነቱ ከሆነ ደግሞ አንድ ሁለት ጊዜም አጸዳለሁ። በቀን ማለት ነው።

ቀዝቃዛ የአየር ሁኔታ ትወዳለህ? የሚለው እውነት ለመናገር ቀዝቃዛ የአየር ሁኔታ አልወድም። ጭራሽ አልወድምና ምክንያቱም የማልወድበት ምክንያት ደግሞ ከጤናዬ ጋር አንፃር አይስማማኝም። ለኔ በጣም አይስማማኝምና እና ቀዝቃዛ አየር ሲሆን ጉንፋን ሳል፣ ደረቅ ሳል የሚባለው ቶሎ ያነሳሳብኛል። ቶሎ የመያዝ አቅም ስላለኝ በጉንፋንና በሳል በጣም እጠቃለሁና ማለት ነው። በዛ ምክንያት ነው ቀዝቃዛ አየር የማልወደው። መካከለኛ የሆነ ሞቃታማ አካባቢ በጣም የሚስማማኝ እኔ ማለት ነው።

ዜና በመስመር ላይ ታነባለህ? የሚለው አዎ አነባለሁ። በጣም ሁሌም በቀን በመስመር ላይ አነባለው የዜና ዜና ማለት ነው። በተለይ በእኛ ወቅት አሁን ውስብስብ ነገር ስለሆነ በቀን በመስመር ላይ እከታተላለሁ በጣም ማለት ነው። ለምሳሌ በ ቴሌግራም በትዊተር እና በዩቲዩብ እንዲሁም በፌስቡክ በቀን ሁሌም እከታተላለሁ በመስመር በመስመር ላይ እንዲሁም አንዳንድ ጊዜም በሊቭ ላይቭ እከታተላለሁ ማለት ነው። ሳልከታተል አልውልም እና እንዳያውቅ ማወቅ ስላለብኝ ሁሌም ለማወቅ ልማር እጥራለሁ። እከታተላለሁ ሁሉም በምስራ በመስመር ላይ አነባለሁም ማለት ነው። ሳላነብ አልውልም።

ጨው ብዛት ትወዳለህ? የምለው አለ ጨው ብዛት እውነት ለመናገር አልወድም በጣም አልወድም። የማልወድበት ምክንያት ደግሞ ከጤናዬ አንፃር አይስማማኝም። አንዱ ሌላው ደግሞ በእድሜ ገፋ ያለ ሰው። በሳይን በትምህርት በሳይንስም ይሆን በህክምና ሙያዎች ከሃያ አምስት ወይም ከሰላሳ በላይ ያሉ ጨው ማብዛት የለባቸውም የሚብል ምክር ይሰጣሉና። ጨው ማብዛትም አልወድም። በጣም እኔ ደግሞ ወጣትነት ትንሽ አለፍ ያልኩ ልጅ ስለሆንኩኝ ጨው በብዛትም አልወድም ከጤና ጋርም አይስማማኝምና። በብዛትም አልወድም ጨውን

ምን ያህል ጊዜ ስብሰባ ታደርጋላችሁ የሚለው? ስብሰባዎቻችን አጭርና ውጤታማ እንድሆኑ ጥረት እናደርጋለን። ብዙ ጊዜ ስብሰባ የሚናደርገውን መረጃ ለመለዋወጥና ውሳኔዎች በፍጥነት ለማሳለፍ ነገሮችን ለመስተካከል ነው። በመቀጠል በመደብኘት ስብሰባ የምናደርገው በሳምንት አንድ ጊዜ እቅድ ለመገምገም እንሰበስባለን። ሌላው ደግሞ በየሁለት ሳምንቱ የነበረን አፈጻጸም ለመገምገም የጋራ ስብሰባ እናደርጋለን ማለት ነው። በተጨማሪ እንዳስፈላግነቱ ቢሆንም በአብዛኛው ጊዜ በወር አንድ ጊዜ ትልቅ ስብሰባ እናደርጋለን ማለት ነው። እንደየስራውና እንደ አፈጻጸሙ ውጤቱ አይተን እናደርጋለን ማለት ነው።

የተኛው የቀኑ ሰዓት ትወዳለህ የሚለው በቃ የቀኑ ሰዓት የምወደው እኔ ከ ሶስት ሰዓት እስከ አምስት ሰዓት የለው በጣም እወዳለሁ። በተለይ ደግሞ በጣም የሚወደው ሰዓቱ ከ አስራ አንድ ሰዓት እስከ አስራ ሁለት ተኩል ያለው አካባቢ ሰዓትም በጣም የምወደው በአብዛኛው ማለት ነው። በማታ ከአስራ አንድ እስከ አስራ ሁለት ተኩል ያሉ በጣም ነው የሚወደው። ፀሀይዋ ስትጠልቅ ማለት ነው። ጠዋት ደግሞ ፀሀዩን ስትወጣ በጣም እወደዋለሁ በዛን ሰዓት።

ጥራት ያለው ስራ ማቅረብ ትችላለህ የሚለው? አዎ በደንብ ነው የሚችለው ጥራት ያለው ስራ ማቅረብ እችላለሁ። ስራዬ የሚለካው በደንበኛው እርካታ ነው ብዬ አስባለሁ። ማንኛውም ስራ ከመጀመሬ በፊት የሚፈልገው ውጤት በግልጽ እረዳለሁ። ሲሰራ ደግሞ ለጥንቅ ያቀ ዝርዝሮችን ትኩረት እሰጣለሁ ማለት ነው። ለኔ የጥራት ደረጃ ማለት የተቀመጠለት መስፈርት። ማለት ብቻ ሳይሆን ከዚያም በላይ የተሻለው ውጤት ማምጣት ነው። ስራዬ በየደረጃው እፈትሻለሁ ስህተቶቼ እንዳይኖሩም ጥንቃቄን ለመድረግ እሞክራለሁ። በጣም እናም በተባለው ጊዜ ውስጥ ምርጥ ውጤትን አቀርባለሁ። ለማቅረብም ጥራት በደንብ አረጋለው ማለት ነው።

ላፕቶፕ አለህ የሚለው? አሁን እንኳን ላፕቶፕ የለኝም አሁን ድሮ ነበረኝና አሁን ግን ለጊዜው ላፕቶፕ የለኝም። በፊት ግን ነበረኝ እጠቀም ነበር። ለተለያዩ ስራዎች ኦንላይን ኢሜል ለፊልም ሊሆን ይችላል ለማጥናት ለትምህርትም የሆነ ፕሮጀክት ለመስራት ምናምን እጠቀም ነበር። ድሮ ነበረኝ አሁን ግን ተሰርቄያለሁ ላፕቶፕ የለኝም። አሁን ለጊዜው ስማርት ፎን ሞባይል ነው የምጠቀመው ማለት ነው።

ወደ ስራ ትሄዳለህ የሚለው? አዎ እሄዳለሁ። ቅድሚያ የምሰጣቸው ነገሮች ስራ ስለሆነ ስራ ደግሞ በጣም እወዳለሁ። የትኛው አይነት ስራ ቢሆንም እሄዳለሁ። ምርጫዬ መጀመሪያ ስራ ነው። ለራሴ ስለሚጠቅመኝ ለቤተሰቦቼ ለመለወጥ ስል ለራሴ ለመለወጥ ስራ መስራት እንወዳለሁ። እና እሄዳለሁ የትኛው አይነት ስራ ቢሆንም ማለት ነው።